እኔ ከቀን ውስጥ የጧዋቱንና የማታውን ሰዓት በጣም እወደዋለሁ። የጧዋቱን ሰዓት የምወድበት ዋናው ትልቁ ምክንያት እንደሚታወቀው የጧዋቱ ሰዓት በጣም ተስፋን የሚያጭር ተኝተን የምንነሳበት ቀናችንን ብሩህ እንደሆነ የምናለምበት የጠዋቷ ፀሀይ ስትወጣ በጣም ደስ የሚለን ተስፋ የምናደርግ ቀናችን የተባረከ የተቀደሰ እንዲሆን አድርገን የምናስብበት እንደመሆኑ መጠን የጧዋቱን ሰዓት በጣም ነው የምወደው የጧዋቱን ሰዓት ስል ከስራ ሰዓት በፊት ያለውን ማለት ነው ያ ማለት ከአሥራ ሁለት ሰዓት እስከ አንድ ሰዓት ወይም እስከ አንድ ተኩል ያለውን ሰዓት በጣም ነው የምወደው ምክንያቱም ፀሀይ የምትወጣበት ነው የፀሀይን አወጣጥ ማየት በራሱ ትልቁ ዋጋ ያለው ነገር ነው። ምክንያቱም ፀሀይ ስትወጣ ተስፋን ትሰጠናለች ቀኑ አዲስ እንደሆነ ትነግረናለች ቀኑ ደስ እንደሚል ትነግረናለች ያ ብቻ ሳይሆን ያ ሰዓት እንደወደው የሚያደርገኝ ዋናው ትልቁ ምክንያት ቀኖቼን ወይም በቀን ውስጥ የማከናውናቸውን ተግባራት እያንዳንዱን በዝርዝር አስቀምጬ የመጀመሪያውን የቀኑን ስራዬን ሀ ብዬ የምጀምርበት ስለሆነ ጠዋት ጠዋት በጣም የምወደው ሰዓት ነው ወይም የምወደው የ ከሰዓቶች ሁሉ ወይም ከቀን ውስጥ ሁሉ የምወደው ሰዓት ነው ማለት ነው። ከዛ ባሻገር በነገራችን ላይ የምጠላው ሰዓት የለም ቀን ውስጥ ያለውን ሁሉ ሰዓት እወደዋለሁ። ያው በስራ ወይም በተለያዩ ጫናዎች መካከል የምናልፍ ቢሆንም በእነዚህ በሰአታት ውስጥ የምናከናውናቸው ተግባራት ለህይወታችን በጣም ወሳኝ ስለሆኑ ሁሉም ሰዓታት መወደድ አለባቸው ብዬ አምናለሁ ነገር ግን ብዙ ጊዜ መውደድን የምናገናኘው ከምቾት ጋር በጭንቅላታችን ውስጥ ከሚፈጥረው ሰላም ጋር ተያይዞ ስለሆነ የጧዋቱን ሰዓት በጣም ነው የምወደው ማለት ነው ከዛ ባሻገር ደግሞ የማታውን ሰዓት እንደዚሁ በጣም እወደዋለሁ። ለምን እወደዋለሁ የማታ ሰዓት ስል ለምሳሌ ከአሥራ አንድ ሰዓት እስከ አንድ ሰዓት ድረስ ያለውን እንደየሁኔታው እወደዋለሁ አንደኛ ስራ ስሰራ ውዬ ከስራ እረፍት የማገኝበትና ራሴን የማሳርፍበት ሰዓት በመሆኑ ምክንያት ማለት ነው። በሁለተኛ ደረጃ ፀሀይ ስትገባ ማየት በራሱ ትልቅ የህሊና እርካታ የህሊና እረፍት የሚሰጥ ስለሆነ ያንን ሰዓትም እንደዚሁ በጣም እወደዋለሁ። እንደሚታወቀው ፀሀይ በምትጠልቅበት ሰዓት የተለያዩ አይነት ብርሃናትን እናያለን ሌላው ደግሞ ለነገ አዲስ ተስፋ ይዛልን እንደምትመጣ ቀን ልክ እንደዚህ እንደሚጨልም ሁሉ ከጨለመም በኋላ ደግሞ ሌላ አዲስ ብርሃን እንዳለ የምረዳበት ሰዓት ስለሆነ ከቀን ውስጥ ሌላው በሁለተኛነት ደረጃ የምወደው ማታ ወደ ምሽት አካባቢ ያለው የተፈጥሮ ሁኔታ ነው አየሩ ነፋሻማ ነው ከስራ ተመልሼ ስለምመጣ ከልጆቼ ጋር የምገናኝበት ነው ከዛ ባሻገር እረፍት የማረግበት ነው ከዛ በተጨማሪ ጸጥ ባለ ቦታ ሆኜ የራሴን ራሴን የማዳምጥበት ነው ከዛ በተጨማሪ በስራ ተወጥሮ የዋለ ጭንቅላቴን የማሳርፍበት ሰዓት ስለሆነ። ከልጆቼም ጋር የተለያየ የእግር እንቅስቃሴ የማደርግበት ሰዓት ስለሆነ አንዳንዴም የአካል ብቃት እንቅስቃሴ የማደርግበት ሰዓት ስለሆነ የማታውን ሰዓትም በጣም ነው የምወደው ማለት ነው። የማታው ሰዓት ስል ቅድም እንደተናገርኩት ከምሽቱ አስራ አንድ ሰዓት ወይም ከአመሻሽ አስራ አንድ ሰዓት ተኩል ጀምሮ እስከ ምሽቱ አንድ ሰዓት ድረስ ያለው ሰዓት በጣም ከምወዳቸው ሰዓታት አንዱ ነው ሌላው በጣም የምወደው ሰዓት እሁድ እሁድ ቀን ከጧዋት ወይም ከንጋት ጀምሮ እስከ ስድስት ሰዓት ወይም እስከ አምስት ሰዓት አካባቢ ያለውን ሰዓት በጣም ነው የምወደው ምክንያቱም። ለህይወቴ እረፍት የምሰጥበት በሃይማኖቴ የተለያዩ ጉዳዮች ላይ የምትሳተፍበት የታመሙትን የምጠይቅበት እንደዚሁም ደግሞ የሞተ ሰው ካለ የምቀብርበት ደስታ ላይ ያለ ሰው ካለ የምጠይቅበት ቀን ስለሆነ እነዛን ሰዓታት በጣም ነው የምወዳቸው በተለይ ለእነዚህ የያዝኩት ጊዜ ከእሁድ ከጧት እስከ አምስት ሰዓት እስከ ስድስት ሰዓት ድረስ ያለውን ስለሆነ ይህንን ሰዓት ከሌሎቹ በተለየ በልዩነት የምወደው ሰዓት ነው ማለት ነው። ከዛ ባሻገር የምወዳቸው ብዙ ሰዓታት ይኖራሉ ከእነዚህ ሰዓታት መካከል በተለይ በተለይ ሰዎችን የማስታርቅባቸው ሰዓታት ከዛ ባሻገር ከሰዎች ጋር የምወስዳቸው የምክር የምክር የመመካከር የመተሳሰብ እርስ በእርስ የመተጋገዝ እነዚህን ሰዓታት በጣም ነው የምወዳቸው እነዚህን ብቻ አይደለም በነገራችን ላይ በህይወቴ የማልወዳቸው ሰዓታት አይኖሩም ምክንያቱም ሁሉም ሰዓት የየራሱ የሆነ ዋጋና በህይወቴ ላይ አስተዋጽኦ ያለው ስለሆነ ያለፍኩባቸው እያንዳንዱ ውጣ ውረድ የሚያስተምረኝና ለወደፊት ህይወቴ ጥሩ ጥሩ ነገሮች የሚሰጠኝ ስለሆነ እነዛን ሰዓታትን በጣም ነው የምወዳቸው እነዚህ ሰዓታት ብቻ ሳይሆን የትኛውም ሰዓት ለ ለ በህይወታችን ትርጉም ስላለው በጣም የምንወደው ይሆናል ማለት ነው። ነገር ግን ቅድም እንደተናገርኩት ጠዋት ፀሀይ ሲወጣ ማየት ስለሚያስደስተኝ የጧቱ ሰዓት ምሽት ላይ ፀሀይ ሲገባ ስለሚያስደስተኝ

የህዝብ ማመላለሻ እጠቀማለሁ ምክንያቱም የህዝብ ማመላለሻ እንዲጠቀም የሚያስገድዱኝ ብዙ ምክንያቶች ስላሉ ማለት ነው። ለምሳሌ የህዝብ ማመላለሻ እንድትጠቀም ከሚያስገድዱኝ ምክንያቶች አንዱ በምትጠቀምበት ጊዜ ነው። ገበያ ሲሄድ የህዝብ ማመላለሻ እጠቀማለሁ ከዛ በኋላ የምገዛቸውን እቃዎች ገዝቼ ደግሞ ለመመለስ የግድ እቃዎችን የምጭንበት የትራንስፖርት አገልግሎት ስለሚያስፈልገኝ የህዝብ ማመላለሻ እጠቀማለሁ። ለምሳሌ ከህዝብ ማመላለሻዎቹ ውስጥ አንዱ ታክሲ ሊሆን ይችላል ወይም ባሶች ሊሆኑ ይችላሉ ወይም ትልልቅ አውቶቢሶች ሊሆኑ ይችላሉ። ስለዚህ የእቃ መጨኛ ስላላቸው አንዳንድ እቃዎችን ከሸመትኩ በኋላ የህዝብ ማመላለሻ በመጠቀም ወደ ቤቴ ተመልሼ ልሄድ እችላለሁ ማለት ነው። ይሄ ብቻ አይደለም ይሄ የህዝብ ማመላለሻ እንድትጠቀም ከሚያስገድዱኝ ሌላኛው ወይም ሁለተኛው ምክንያቴ። ወደ ስራ ቦታዬ ስሄድ የምኖርበት ቦታ እና የስራ ቦታዬ በጣም እየተራራቁ ስለሆኑ በእግርም ሆነ በሌላ አማራጭ ለመሄድ ትንሽ ከባድ ስለሆነ ያለው አማራጭ የህዝብ ማመላለሻን መጠቀም ነው። ስለዚህ የህዝብ ማመላለሻ ከሆኑት እንደነ አውቶብስ ወይም እንደነ ባስ ወይም የከተማ አውቶብስ ታክሲ ባጃጆች እና የመሳሰሉትን እነ ራይድ እና የመሳሰሉትን ልጠቀም እችላለሁ ግን በብዛት ብዙ ጊዜ የምጠቀመው የህዝብ ማመላለሻ አውቶቢሶችን ነው። የህዝብ ማመላለሻ አውቶቡሶች ለብዙ ነገር ይጠቅሙናል አንደኛ ወደ ስራ ቦታችን በትክክለኛው ሰዓት መድረስ እንድንችል ያግዙናል። በሁለተኛ ደረጃ ድካማችንን ይቀንሳሉ በሶስተኛ ደረጃ ህይወታችንን ቀላል ያደርጋሉ። በአራተኛ ደረጃ አገልግሎቱን መጠቀም በመጠቀማችን እኛም የምናገኘው ውስጣዊ እርካታ ይኖራል ማለት ነው። ብዙ ጊዜ የህዝብ ማመላለሻን እንድጠቀም ከሚያስገድዱኝ ምክንያቶች አንዱ ከሌሎች የትራንስፖርት መንገዶች ጋር ስናወዳድር ርካሽ ነው። ከዛ ባሻገር በአንድ ጊዜ ለብዙ ሰዎች ግልጋሎት መስጠት ይችላል። ከዛ ባሻገር ደግሞ የህዝብ ማመላለሻ ዋናው ጥቅሙ ስያሜው እንደሚያሳየው ለህዝብ ነው ግልጋሎት የሚሰጠው ስለዚህ የተለያዩ ክፍተቶች የሚኖሩ ከሆነ ከህዝቡ የተለያዩ ግብረ መልሶችን በመጠቀም ወይም በመቀበል ያሉ ክፍተቶችን ለማስተካከልም ለመወቃቀስም ከሌሎቹ የተሻለ ነው ማለት ነው። ስለዚህ የህዝብ ማመላለሻን አለመጠቀም በዚህ ጊዜ በጣም ከባድ ነው። እንደሚታወቀው በተለይ እንደኛ ሀገር ሁኔታ መኪና የግል መኪና ገዝቶ በራስ በግል መኪና መጠቀም በጣም ከባድ ነገር ነው ወይም ደግሞ አቅም ያለው ሰው ካልሆነ በስተቀር ወይም ደግሞ የገንዘብ አቅሙ ከፍተኛ ያልሆነ ሰው ካልሆነ በስተቀር በቀላሉ የግል መኪና ገዝቶ መንቀሳቀስ በጣም ከባድ ነው። በዚህም ምክንያት የህዝብ ማመላለሻን መጠቀም ግድ ይላል ማለት ነው። እንደ አጠቃላይ ከዚህ ማመላለሻ ጥቅሞቹን እንደገለጽኩት ሆኖ ጉዳቶቹም አሉት እንደሚታወቀው የህዝብ ማመላለሻ በምንጠቀምበት ሰዓት ቁጥሩ በጣም በዛ ያለ ሰው ነው ወይም ደግሞ ህዝብ ነው። ትራንስፖርት ሲስተሙ ላይ የሚገባው ወይም ደግሞ የከተማ ኦቶቢስ ላይ የሚገባው ስለዚህ እዛ ከገባን በኋላ ሀይለኛ የሆነ ግፍፊ አለ። በሁለተኛ ደረጃ ሀይለኛ የሆነ ሙቀት አለ። በሶስተኛ ደረጃ የተለያዩ አስቀያሚ የሆኑ ሽታዎች ይኖራሉ። ከዛ ባሻገር ደግሞ ሌቦችም ይኖራሉ ለዚህ ጉዳይ ብለው ወይም ለሌብነት ጉዳይ ብለው የህዝብ ማመላለሻን የሚጠቀሙና ወደ ታች እና ወደ ላይ የሚመላለሱ ብዙ ሰዎች አሉ። ስለዚህ እነዚህ እነዚህን ስናነሳ ብዙ መጥፎ ነገሮች አሉት ነገር ግን እንደ አጠቃላይ ስንመለከት በጎ ጎኑን ወይም ጥሩ ጎኑን ነው። እዚህ ጋር ልናነሳ የምንችለው ስለዚህ ጥሩ ጎኑን ስናነሳ ደግሞ እንደሚታወቀው አሁን ላይ የገበያ ቦታችን ከምንኖርበት ቦታ የስራ ቦታችን ከምንኖርበት ቦታ የተለያዩ ቤተክርስቲያናት ሆስፒታሎች ትምህርት ቤቶች እና እየመሳሰሉት ከምንኖርባቸው ቦታዎች በጣም የራቁ እንደመሆናቸው መጠን የግድ የህዝብ ማመላለሻ አውቶቡሶችን ወይም የህዝብ ማመላለሻዎችን መጠቀም ግድ ይለናል ማለት ነው። እነዚህ ቦታዎች ጋር ለመድረስ ወይም የምንፈልጋቸውን አይነት ጥቅሞች ለማግኘት የግድ የህዝብ ማመላለሻዎችን መጠቀም ግድ ይለናል ማለት ነው። ስለዚህ የህዝብ ማመላለሻዎችን እንዳንጠቀም የሚያደርገን ምንም አይነት ምክንያት የለም። በአንጻሩ በቀን ውስጥ በአቬሬጅ ወይም ደግሞ በአንጻሩ በቀን ውስጥ በአማካኝ ከሁለት እስከ አራት ጊዜ የህዝብ ማመላለሻዎችን እጠቀማለሁ ማለት ነው። ለምሳሌ ከቤቴ ወደ ስራ ቦታዬ ጠዋት ሲሄድ እንደገና ምሳ ሰዓት ላይ ከቤቴ ወደ ከስራ ቦታዬ ወደ ቤቴ ስመለስ እንደገና በድጋሚ ምሳዬን ከበላሁ በኋላ ከቤቴ ወደ ስራ ቦታዬ ስመጣ እንደገና መጨረሻ ላይ ማታ ላይ ደግሞ ከስራ ቦታዬ ወደ ቤቴ ስመለስ ቢያንስ ቢያንስ በቀን አራት ጊዜ የህዝብ ማመላለሻዎችን እጠቀማለሁ ማለት ነው። እንዳልጠቀም የሚያደርገኝ ምንም ምክንያት የለም። ምክንያቱም ቅድም እንዳልኩት የስራ ቦታዬ እና የምኖርበት ቦታ በጣም የተራራቀ ስለሆነ የግድ የህዝብ ማመላለሻ መጠቀም ግድ ይለኛል ማለት ነው። ስለዚህ ቢያንስ ቢያንስ ሁለት ጊዜ አለበለዚያ ደግሞ በቀን አራት ጊዜ ያክል የህዝብ ማመላለሻዎችን እጠቀማለሁ ማለት ነው

የወተት ተዋጾዎችን እወዳለሁ። በጣም የምወዳቸው የወተት ተዋጾዎች አሉ ከሁሉም በላይ ግን እርጎ በጣም ነው የምወደው። ከወተት ተዋጾዎች ውስጥ እርጎ የሚያቀዘቅዘኝን እና የሚሰጠኝን እርካታ ያክል ምንም እርካታ ሊሰጠኝ አይችልም ማለት ነው። ስለዚህ ከወተት ተዋጾዎች መካከል እርጎ ለኔ ትልቁ ትልቅ ቦታ የምሰጠው የወተት ተዋጽኦ ነው ማለት ነው። እርጎ እንዴት ነው የሚሰራው? ወተቱ ትኩስ ወተት ታልቦ ከመጣ በኋላ በምንፈልገው መጠን የምንፈልገው እቃ ላይ የወተቱን መጠን እናስቀምጣለን ከዛ በኋላ ፍሪጅ ካለን ፍሪጁ ውስጥ በተለይ ታችኛው ቤት ለሃያ አራት ሰዓት ያክልና አስቀምጠዋለን ከሃያ አራት ሰዓት በኋላ እርጎ ይሆናል ማለት ነው። ፍሪጅ የማይኖረን ከሆነ ደግሞ በተለይ በተለይ በብረት ሳህኖች ቢሆን ጥሩ ነው ቅዝቃዜ በደንብ እንዲሰማው ስለዚህ በብረት ሳህኖች ከድነን ሲሚንቶ ላይ ብናስቀምጠው ከአርባ ስምንት ሰዓት በኋላ ጥሩ እርጎ ይሆናል ማለት ነው። እርጎ ሆነ ስንል ቀዝቃዛ ቀዝቃዛ ሲሆን በባክቴሪያዎች አማካኝነት ባስቀመጥነው እቃ ቅርጽ ልክ ይይዛል ማለት ነው። ከዛ በኋላ እኛ በምንፈልገው መጠን እየቆራረስን በማንኪያ ወይም በጭልፋ እያወጣን መጠቀም እንችላለን ማለት ነው። እንዴት ነው የምንጠቀመው አንዳንዶቹ ሲጠቀሙ በርበሬን በመቀላቀል በኩባያ ቀድቶ የመጠጣት ነገር አለ አንዳንዶቹ ደግሞ እንጀራ ላይ አድርጎ ፈትፍቶ የመብላት ነገር አለ። ሌሎቹ ደግሞ ለተለያዩ ወጦች እንደማባያ የሚጠቀሙባቸው ጊዜዎች አሉ ለምሳሌ ዶሮ ወጥ ሲበላ ሊሆን ይችላል ሽሮ ሲበላ ሊሆን ይችላል ቀይ ወጥ ሲበላ ሊሆን ይችላል በዙሪያው ከዋናው ወጥ ባሻገር ከዙሪያው ልክ እንደ ወጥ ተደርጎ የሚቀርብበት ጊዜ አለ ማለት ነው። ስለዚህ በብዙ አማራጭ ሊበላ ይችላል እንደ አጠቃላይ እኔ የምወደው ግን ከወተት ተዋጾዎች ውስጥ እርጎ ቢሆንም እርጎን የምትጠቀምበት መንገድ በኩባያ የምፈልገውን ያክል ከእርጎ ካረኩ በኋላ ትንሽ በርበር አረግና በደንብ ካዋሀድኩት በኋላ ስጠጣው በጣም እርካታን ይሰጠኛል ሰላም ይሰጠኛል እረፍት ይሰጠኛል ውስጤን ቅዝቅዝ ነው የሚያደርግልኝ ማለት ነው። ስለዚህ ከወተት ተዋጾዎች መካከል እርጎን የበለጠ እወዳለሁ ማለት ነው እርጎን እወዳለሁ ማለት ግን ሌሎችን የወተት ተዋጾዎችን አልወድም ማለት አይደለም። የወተት ተዋጾኦ ከወተት ተዋጾዎች ለምሳሌ አይብ የሚባል አለ አይብ በጣም ነው በጣም ነው የምወደው። አይብን በተደጋጋሚ እጠቀማለሁ በጣም ደስ የሚለኝ ነገር ነው ከእርጎ ቀጥሎ ወተትን ራሱን አፍልቼ በሻይ በስኳር ከዳቦ ጋር እንደ ቁርስ የምበላባቸው ጊዜዎች ብዙ ናቸው። ከዛ ባሻገር እኛ ቤተሰቡ ውስጥ ከወተት ተዋጾዎች ውስጥ ቅቤን የምንጠቀምበት መንገድም አለ ቅቤን በጣም ነው የምንጠቀመው ቅቤን ለምን ለምን እንጠቀማለን የሚለውን ካየን አንደኛ ለምግብ ወይም ደግሞ ለምግብ ማጣፈጫ ልክ እንደ ዘይት የምንጠቀምበት ጊዜ አለ ከዛ ባሻገር ደግሞ ቅቤን ለፀጉር መቀበያም ደግሞ የምንጠቀምባቸው ጊዜዎች አሉ ብዙ ጊዜ በእኛ ሀገር ሰዎች ጭንቅላታቸው በሚደርቅበት ጊዜ ቅቤ መቀባት አለባቸው ተብሎ ቅቤን እንዲቀቡ ይደረጋል ማለት ነው። እናቶቻችን እንደዛ አይነት ነገሮችን ያደርጋሉ ስለዚህ ቅቤን እንዴት ነው የምንቀባው መጀመሪያ ፀጉራችንን ሙልጭ አድርገን እንታጠባለን ከታጠብን በኋላ ፀጉራችንን ከፈት ከፈት እያደረጉ እናቶቻችን ቆዳችን ላይ ቅቤውን በደንብ ሙሉ የጭንቅላት አካላችንን ወይም የጭንቅላት ቆዳችንን ይቀቡታል ማለት ነው። ከዛ በኋላ ድርቀትን በቀላሉ ተፈጥሮአዊ በሆነ መልኩ በዚህ መልኩ በወተት አስተዋጽኦ በሆነው በቅቤ አማካኝነት ማስወገድ ይቻላል ማለት ነው። ሌላው ደግሞ ቅቤን የምንጠቀምበት መንገድ እናቶቻችን ለቅቤ ማንጠሪያ የሚጠቀሙባቸው የተለያዩ አይነት ቅመሞች አሉ እነዛን ቅመሞች በመጠቀም ቅቤው ይነጠራል ማለት ነው። የአነጣጠር ዘዴውን ያን ያክል አላውቀውም ግን ተነጥሮ ሲመጣ ሽታው ራሱ በጣም የሚማርክ ነው የሚሆነው። ስለዚህ ይሄ በተለያዩ ቅመሞች ተጨምሮበት የሚጠለል ወይም ደግሞ የሚነጠር ቅቤ ለምግብ ማጣፈጫ ሆኖ ይቀርባል ማለት ነው። ስለዚህ ማንኛውም ወጥ ሲሰራ ሽሮም ሊሆን ይችላል ዶሮም ሊሆን ይችላል ምስርም ሊሆን ይችላል ሌሎችም ስጋ ወጥና የመሳሰሉት ሊሆኑ ይችላሉ ተቁላልተው ልክ ማንኛውም ወጥ እንደሚሰራበት ከተሰሩ በኋላ ከመውጣታቸው ከደቂቃዎች በፊት አንድ ማንኪያ በሾርባ ማንኪያ ሊሆን ይችላል። ቅቤ ይጨመርባቸዋል ማለት ነው ያ ከተጨመረባቸው በኋላ ጣፋጭነታቸው በጣም ይጨምራል ወይም ደግሞ የሆነ ጥሩ ቃና ይሰጠዋል ወጡ በጣም ጣፋጭ እንዲሆን ያደርገዋል ማለት ነው። ስለዚህ ቅቤን በምግብ መልኩ በዚህ መልኩ ልንጠቀምበት እንችላለን ማለት ነው። ስለዚህ እንደ አጠቃላይ ሁሉንም የወተት ተዋጽኦዎች በጣም እወዳለሁ ከሁሉም ግን የበለጠ አንደኛ የምወደው እርጎ ነው። ከእርጎ ቀጥሎ ሁለተኛ የምወደው ደግሞ አይብ ነው። ከዛ በተጨማሪ ደግሞ ቅቤ

በፍጥነት መተየብ እችላለሁ። እንዴት ነው በፍጥነት መተየብ የምችለው? ብዙ ጊዜ ጓደኞቼ የተለያዩ ጽሁፎችን የሚጽፉ አይነት ከመሆናቸው ጋር ተያይዞ። እኔም ትንሽ ፈጠን ያልኩት ስለሆንኩ በተለይ እንደዚህ ከጽሁፎች እና ከመሰል ጉዳዮች ጋር ጋር ተያይዞ የተለያዩ ጽሁፎችን ከጻፉ በኋላ እንድትይብላቸው ይሰጡኛል። ስለዚህ በምተይብበት ጊዜ ብዙ ሰዓት አልወስድም ምክንያቱም በፍጥነት አነበዋለሁ በፍጥነት እያነበብኩ የትኞቹ ነገሮች መስተካከል አለባቸው የትኞቹ ጥሩ ናቸው የሚለውን ነገር ማየት እችላለሁ። ማለት ነው። ስለዚህ አንድ ጓደኛዬ የጻፈውን ነገር ተይብልኝ ብሎ የሚሰጠኝ ከሆነ እንደየጽሁፉ መጠን የሚለያይ ቢሆንም። በሃያ አራት ሰዓት ውስጥ እያንዳንዱን ነገር በጥልቀትና በስፋት አይቼ እያንዳንዱን ነገር ማስተካከል ያለበትን ነገር በግልጽ ላሳየው እችላለሁ። ወይም ደግሞ ማስተካከል ያለባቸውን ነገሮች በቀላሉ ልገልጽለት ወይም ልታይብለት እችላለሁ ማለት ነው። ስለዚህ በቀላሉ ብዙ ነገሮችን መተየብ እችላለሁ ማለት ነው። ወይም በፍጥነት መተየብ እችላለሁ ማለት ነው። እንደ ምሳሌ እዚህ ጋር የማነሳው ለምሳሌ አሁን በቅርብ የመሰረትነው የእድር ማህበር አለ። የእድር ማህበር ለምን እንደሚመሰረት ሁላችሁም ታውቀላችሁ። ስለዚህ የእድር ማህበር ስመስን መሰረት እንደ ህግና ደንብ እንደ መተዳደሪያ ደንብ የሚዘጋጁ ብዙ ነገሮች አሉ። ስለዚህ ሁሉም ሰው በየሀሳቡ በዚህ እድር ውስጥ እንደ ህግና እንደ ደንብ መቀመጥ ያለባቸውን ጉዳዮች በየራሱ በማስታወሻ ደግሞ በተሰጠው ሀሳብ መስጫ ወረቀት ላይ እየጻፈ አመጣና ከዛ በኋላ እንደ ኮሚቴ የተዋቀሩት ደግሞ እነዚህ እስከ ሰዎች የተሰበሰቡ የተለያዩ ሀሳቦችን እንደ ህግና እንደ ደንብ እንደ መተዳደሪያ ደንብ አዘጋጃቸው ማለት ነው። እነሱ ካዘጋጇቸው በኋላ የኔና የመሰሎቼ ድርሻ ደግሞ የሆነው እኔ ይሄንን መተየብ ነበረ ስለዚህ። ለመተየብ ተሰጠን ወደ ሃምሳ አካባቢ ገጽ ነው። ያለው ስለዚህ በሃያ አራት ሰዓት ውስጥ ሙሉ በሙሉ ተይበን። ምን ጎዶሎ አለው? ምን ሙሉ አለው? ምን መስተካከል አለበት? ምን መጨመር አለበት? ምን አላስፈላጊ የሆነ ነገር መቀነስ አለበት የሚለውን በግልጽ በደንብ በጥልቀት ማየት ከቻልን በኋላ በፍጥነት መተየብ እችላለሁ። እንዴት ነው በፍጥነት መተየብ የምችለው? ብዙ ጊዜ ጓደኞቼ የተለያዩ ጽሁፎችን የሚጽፉ አይነት ከመሆናቸው ጋር ተያይዞ እኔም ትንሽ ፈጠን ያልኩት ስለሆንኩ በተለይ እንደዚህ ከጽሁፎች እና ከመሰል ጉዳዮች ጋር ጋር ተያይዞ የተለያዩ ጽሁፎችን ከጻፉ በኋላ እንድትይብላቸው ይሰጡኛል። ስለዚህ በምተይብበት ጊዜ ብዙ ሰዓት አልወስድም ምክንያቱም በፍጥነት አነበዋለሁ በፍጥነት እያነበብኩ የትኞቹ ነገሮች መስተካከል አለባቸው የትኞቹ ጥሩ ናቸው የሚለውን ነገር ማየት እችላለሁ ማለት ነው። ስለዚህ አንድ ጓደኛዬ የጻፈውን ነገር ተይብልኝ ብሎ የሚሰጠኝ ከሆነ እንደየጽሁፉ መጠን የሚለያይ ቢሆንም። በተየብነው መሰረት ወይም ደግሞ በእኛ ትየባ መሰረት መስተካከል ያለባቸውን ነገር አስተካክለዋል ማለት ነው። እነዚህ ብቻ አይደሉም የሆነ ሰዓት ማስታወሰው በሙያዬ መምህር ነኝ። በትምህርት ሚኒስቴር ደረጃ የተዘጋጁ መጽሐፎች አሉ። እነዛ መጽሐፎች ከተዘጋጁ በኋላ ያው ሰው ነው የሚያዘጋጃቸው ሰው እንደማዘጋጀቱ መጠን ብዙ የተለያዩ ችግሮች ሊኖሩበት ይችላሉ። ስለዚህ የምናስተምርባቸው ትምህርት ቤቶች ከተለያዩ ትምህርት ቤቶች የተወሰኑ የተወሰኑ መምህራን እንዲወጣጡ ተደርጎ እነዛን መጽሐፎች እንድንተይብ ተደረገ ማለት ነው። ስለዚህ መጽሐፉን ተየብን በምንተይብበት ጊዜ ሲጻፍ የነበሩ ስህተቶችን ነቅሰን ማውጣት ቻልን። ከዛ ባሻገር መሰረታዊ የሆኑ ችግሮችንም እንደዚሁ ተይበን ማውጣት ይችለናል። ከዛ በተጨማሪ ደግሞ መጨመር ያለባቸው ነገሮችን መተየብ ችለናል። የቃላት ስህተቶችን የሚገልጸው የሚናገረው ነገር እና የሚጻፈው ነገር ያለመገናኘቶችን እና የመሳሰሉ ነገሮችን መተየብ እና ችግሮቻቸውን ነቅሰን ማውጣት ይችለናል ማለት ነው። ስለዚህ በዚህ አማካኝነት ወይም ደግሞ በትየባ አማካኝነት መጽሐፉ ተሻሽሎ እንደገና ለህትመት ቀርቧል ማለት ነው። ስለዚህ ሁላችንም በየሞያችን በየምናስተምረው ትምህርት ክፍል ያሉትን ችግሮች ነቅሰን በማውጣት ችግሮቹን ለመፍታት ተችሏል ማለት ነው። ስለዚህ በፍጥነት እኔ መተየብ እችላለሁ። መተየብ ደግሞ ብዙ ጥቅሞች አሉት ከጥቅሞቹ ዋናዎቹ ደግሞ በኋላ የሚፈጠረን ችግር አሁን ላይ በአጭሩ ለማስቀረት ትየባ በጣም አስፈላጊ ነገር ነው። ስለዚህ በፍጥነት መተየብ ደግሞ ጊዜውን የዋጀ ከመሆኑ ጋር ተያይዞ በጣም አስፈላጊ ነው። ስለዚህ እኔ ጊዜውን ጠብቄ የተሰጠኝን ነገር በትክክለኛው ሰዓት እና ጊዜ ተይቤ የማቅረብ አቅም አለኝ። ስለዚህ እኔ በፍጥነት መተየብ እችላለሁ

ብዙ ጊዜ መንገድ ላይ በጣም ነው ምግብ የምገዛው። ለምሳሌ መንገድ ላይ ከምገዛቸው ምግቦች አንዱ ይሄ በፍጥነት የሚዘጋጁ ምግቦች አሉ። ለምሳሌ የድንች ጥብስ ሊሆን ይችላል ለምሳሌ ቆሎዎች ሊሆኑ ይችላሉ ለምሳሌ ፍራፍሬዎች ሊሆኑ ይችላሉ ለምሳሌ ምሽት ላይ የሚሸጡ የ አትክልቶች ሊሆኑ ይችላሉ እንደ ጎመን እንደ ጥቅል ጎመን እንደ ሀበሻ ጎመን እንደ ቲማቲም እንደ ቃሪያ እና የመሳሰሉትን ለምሳሌ ለማታ በጣም የሚያስፈልገኝ ከሆነ እና እነዚህ ምግቦች ትኩስ ከሆኑ ከእነሱ ላይ ቶሎ ወስጄ ቤት መጠቀም በምፈልግበት ጊዜ ቀጥታ ገዝቼ ልገባ እችላለሁ። ነገር ግን መንገድ ላይ ከምገዛቸው ምግቦች በጣም የሚጎዱ ጎጂ የሆኑ ምግቦች የሚባሉ አሉ በተለይ እነዚህ በእንግሊዘኛው ፋስት ፉድ የሚባሉ ወይም በፍጥነት የሚደርሱ ምግቦች አሉ። ለምሳሌ የድንች ጥብስን እንደ ምክንያት ወይም እንደ ምሳሌ ማንሳት እንችላለን እነዚህ ምግቦች በዘይት የሚጠበሱ ስለሆነ በጣም ጎጂ ናቸው። ስለዚህ መንገድ ላይ ከሚሸጡ ምግቦች መካከል እነዚህ የድንች ጥብስና መሰል በዘይት የሚጠበሱ እንደነ ሳምቡሳ እንደነ ብስኩት እና የመሳሰሉት ምግቦች እነዚህ በዘይት የሚጠበሱት በጣም አደገኛ ናቸው ለጤናችን ስለዚህ መንገድ ላይ ከምንገዛቸው ምግቦች እነዚህን ማስወገድ ይኖርብናል ብዬ አምናለሁ። ለማስወገድ እኔም ተቸግሬያለሁ በተለይ በጣም ሲርበኝ መንገድ ላይ ቤት ለመድረስ የማልችል ከሆነ በጣም ርቦኝ ከሆነ መንገድ ላይ በአጋጣሚ ተጠቅሜ እነዚህን አይነት ምግቦች ገዝቼ የምበላባቸው ጊዜዎች ብዙ ናቸው። ነገር ግን እንደ ቀላሉ እየጣፈጡን ይገቡና በኋላ ጤናችን ላይ ከፍተኛ የሆነ ችግር ሊያመጡ ስለሚችሉ እነዚህ መንገድ ላይ የሚዘጋጁ ምግቦች በተለይ በተለይ በዘይት ተነክረው የሚጠበሱ ነገሮችን መጠንቀቅ እንዳለብን ይሰማኛል። ስለዚህ መንገድ ላይ ምግቦችን እገዛለሁ። እነዚህን ነገሮች ግን ማስወገድ እንዳለብኝ ራሴን አሳምኛለሁ ከዛ ባሻገር ግን መንገድ ላይ ከምገዛቸው ምግቦች አንዱ የፍራፍሬ አይነቶችን ነው። መቼም ፍራፍሬዎችንም እንደ ምግብ ነው የምንቆጥራቸው ወይም የምግብ አይነት ነው የምንላቸው የግድ የተጠበሱ ወይም ደግሞ እንደ ወጥ የተሰሩ ወይም ደግሞ እንደ እንጀራ የተሰሩ በዳቦ የተሰሩና ምናምን ነገሮች ብቻ አይደሉም ምግብ የሚባሉት ስለዚህ። መንገድ ላይ ከምገዛቸው ምግቦች አንዱ ፍራፍሬ ነው። በተለይ ከፍራፍሬ ስራ ቆይቼ ወደ ቤት በምሄድበት ጊዜ ለልጆቼ ይዤ መግባት ብዙ ጊዜ ስለማዘወትር ወይም ደግሞ ዝንባሌ ስላለኝ ከፍራፍሬ አይነቶች በተለይ እንደነ አቡካዶ እንደነ አፕል እንደነ ሙዝ እንደነ ብርቱካን እንደነ መንደሪን የመሳሰሉ ምግቦች ወይም ፍራፍሬዎች ለልጆቼ ገዝቼ ይዤ እገባለሁ ስለዚህ። ይሄ የሚያሳየው መንገድ ላይ ምግብ እንደምገዛ ነው ማለት ነው። ይሄን ብቻ አይደለም ቅድም እንደተናገርኩት የተለያዩ አትክልቶች አሉ አትክልት ስንል የቅጠላ ቅጠል ዝርያዎች እንደነ ቲማቲም እንደነ ቃሪያ እንደነ ጎመን እንደነ ካሮት እንደነ ቀይ ስር እንደነ ሀበሻ ጎመን። እና እንደነ ሰላጣ እንደነ ቆስጣ አይነት ምግቦች በነገራችን ላይ ምሽት ላይ በጣም ብዙ ጊዜ በእኛ አካባቢ ይሸጣሉ ይዘወተራሉ ደስ የሚለው ደግሞ ወዲያውኑ ከማሳው አምጥተው ስለሆነ የሚሸጧቸው ኦርጋኒክ ናቸው ወይም ደግሞ ምንም ነገር ያልተቀላቀለባቸው ንጹህ የሆነ ትክክለኛ የሆነ ጥቅም ለሰውነታችን የሚሰጡ ናቸው። ስለዚህ መንገድ ላይ ብዙ ጊዜ ወደ ማት አካባቢ ወይም ወደ ምሽት አካባቢ ከስራ ቦታዬ ወደ ቤቴ በምሄድበት ጊዜ እንደዚህ አይነት ምግቦችን መንገድ ላይ የማገኝ ከሆነ ብዙ ጊዜ ወደ ቤት ገዝቼ ነው ለባለቤቴ ይዤላት የምሄደው ማለት ነው። ከዛ ባሻገር መንገድ ላይ ከምገዛቸው ምግቦች እና ከምወዳቸው ምግቦች አንዱ ድንች ቅቅል ነው። ድንች ቅቅል ይቀቀልና በብርድስ በትልቁ ይቀቅሉና ከዛ በኋላ የሆነች ትንሽ ሳህን አለች እዛ ላይ ያድርጉና ይሸጡልናል ማለት ነው። ማባያ አለው ማባያው ድርጥ ወይም ደግሞ አይዋዜ የሚባል አለ ወይም በርበሬ ሊሆን ይችላል። እነዚህን ማባያዎች አብረው አድርገው ይሰጡናል ስለዚህ እጃችንን እዛው ጋር በደንብ እንታጠብና እዛው መንገድ ላይ ዞር ብለን ድንቹን ልጠን በማበያው እያደረግን እንበላለን ማለት ነው። ስለዚህ መንገድ ላይ ከምገዛቸውና ከምወዳቸው ምግቦች አንዱ የድንች ቅቅል ነው ማለት ነው። ይሄ ብቻ አይደለም መንገድ ላይ በተጨማሪ ለምሳሌ እንደ ቆሎ አይነት ምግቦችን ገዝቼ እየበላሁ ከጓደኞቼ ጋር እየበላን ልንሄድ እንችላለን ቆሎ ብቻ ሳይሆን እንደነ ለውዝ አይነት እንደገና በእኛ አካባቢ ደግሞ ግብጦ የሚባል አለ። የቻለ አንድ አዝዕርት ሆኖ የሚዘጋጅበት መንገድ አለ። መጨረሻ ላይ ሲዘጋጅ በጤና አዳምና በዝንጅብል በሽንኩርት በተለያየ መልኩ ነው ጣዕም እንዲኖረው ተደርጎ የሚዘጋጀው። ስለዚህ ስለዚህ እንደነ ገብጦ አይነት ምግቦችንም መንገድ ላይ ገዝቼ ልጠቀም እችላለሁ ወይም ይዤ ልሄድ እችላለሁ ማለት ነው። ስለዚህ በመንገድ ላይ ብዙ አይነት ምግቦችን እገዛለሁ ብዙ አይነት ምግቦችን ገዝቼ ወደ ቤትም ይዤ ልሄድ እችላለሁ በዛውም ልመገብ እችላለሁ ማለት ነው።